እና የጠዋት እለታዊ ተግባራችሁ ምንድነው? የሚለውን ነገር በሰፊው አንዳንድ ነገሮችን ላንሳ። ጠዋት እንደተነሳን ያው ከእንቅልፍህ እንደባነን ጸሎት። አብዛኛው የሚያደርግ አብዛኛው ሰው ያደርጋል። ጸሎት ከጨረሰ በኋላ ምንድነው የሚያደርገው? ትኩረቱን ይሰበስብና ያው ከእንቅልፉ ተነስቶ ጸሎት አድርጎ ከዛ ስፖርት መስራት

በምንጣፍ ላይ ትቀመጣለህ የሚል ነገር አለ በምንጣፍ ላይ ያው ብዙ ጊዜ የመቀመጥ እድሉ ነበረኝ። እቀመጣለው። የተለያዩ ነገሮችን። የተለያየ ጊዜ እቀመጣለው የተለያዩ ለመጫወት ሊሆን ይችላል ቁጭ ብሎ ቡና ለመጣል ሊሆን ይችላል። የተለያዩ ፕሮግራሞችን ለማየት ሊሆን ይሻላል። ያው በተለያየ አይነት ሁኔታ በተለያየ ጊዜ በመንጣፍ ላይ እቀመጣለሁ ማለት ነው። እና ያኔም ደግሞ ብዙ ደስ የሚል ነገር አለው። ምንጣፍ ላይ መቀመጥ አይደል? እዛው ብዙ ጊዜ አልጋ ላይ ወንበር ላይ ሶፋ ላይ ምናምን ነው ሰው የሚቀመጠው። በምንጣፍ ላይ ስንቀመጥ ደግሞ የሆነ ደስ የሚል ነገር አለው። መሬት ላይ መቀመጥ ቁጭ ብሎ ምንጣፍ አድርጎ ቁጭ ማለት ደስ የሚል ነገር አለው። እና ብዙ ጊዜ ብዙ ጊዜም ባይሆን አንዳንዴ መቀጠጥ እድሉ አለኝ። ምንጣፍ ላይ ቁጭ ብሎ ቡና መጠጣት ሻይ መጠጣት ሊሆን ይችላል።

በስራ ጊዜ እረፍት ታደርጋለህ? የሚል ነገር አለ። በስራ ጊዜ እረፍት አደርጋለሁኝ። ግን ምንድነው የሚሰጠው ጊዜ አለ በስራው ጊዜ አለ እና ደግሞ ለራሴም የምሰጠው ጊዜ አለ። ምንድነው ሁሉንም ጊዜ ስራ እየሰራሁ ሊደክመኝ ይችላል፤ የሚደክመኝ ከሆነ እረፍት አደርጋለሁ፣ በቂ እረፍት አደርጋለሁ። ያ እረፍት ደግሞ ራሴን አረጋግቼ ሰከን ብዬ ወደ ራሴ ተመልክቼ የምናልፍበት ይሆናል ማለት ነው እና በ በስራ ጊዜ እረፍት አደርጋለሁኝ፣ ግን ስራዬን ደግሞ በድዬ አይደለም እረፍት የማደርገው ማለት ነው። ጎን ለጎን እረፍት ማደረግ አለብኝ። ያው የሰው ልጅ እናውቃለን ማሽን አይደለም። ሃያ አራት ሰዓት መስራት አይችልም አቅሙ ውስን ነው የሆነ የሚሰራበት ውስን ሰዓት አለ። ከዛም በላይ ደግሞ አቅም ያለው የሚችል ሰው ደግሞ ከዛም በላይ መስራት የሚችልበት ሁኔታ አለ። ነገር ግን አንዳንድ ሰዎች መስራት የሚችሉትን ያህል ሳይሰሩ እረፍት ብዙ ሰዓት የምወስዱ ሰዎች አሉ፤ እኔ ግን እንደዛ አይነት ሰው አይደለሁም። መስራት ያለብኝ ነገር እሰራለሁኝ እረፍት ማድረግ ያለብኝ ሰዓት እረፍት አደርጋለሁ ነገር ግን በስራ ሰዓት እረፍት ታደርጋለህ አደርጋለሁ ግን ከደከመኝ ብቻ ነው። የሚደክመኝ ከሆነ በዛ ሰዓት ስለሰለችኝ ድካም ውስጥ ከሆንኩኝ ምክንያቱም ምሰራው ስራ ውጤታማ አይሆንም። ምርታማ አይሆንም። ስለዚህ እረፍት ማድረግ አለብኝ እረፍት አድርጌ ደግሞ በአዲስ ሞራል፣ በአዲስ እቅድ፣ በአዲስ ጉልበት እነሳለሁ ማለት ነው። ከዛ ስራዬን መስራት ያለብኝ ስራ በስነ ስርዓት እሰራለሁ። ነገር ግን ደግሞ አንዳንዴ በስራ ሰዓት እረፍት ማድረግ የማንችልባቸው መስሪያዎችም አሉ። ምክንያቱም አንዳንድ ከባድ ነገሮችም አሉ። መስራት ያለብን ብደክመንም የግድ መስራት ያለባቸው ነገሮች ይኖራሉ። እነኝህ ነገሮች ደግሞ ግዴታ መስራት አለብን ማለት ነው። ስሰራ እያንዳንዱን ነገር አንድ በአንድ ማስተካከል ያለብኝን ነገር እያስተከካልኩ ማረም ያለብኝን ነገሮች እያረምኩ ስራዬን ጎን ለጎን እያስኬድኩ እረፍት እያደረኩ ራሴንም በማይጎዳ መልኩ ሰዎችንም ሰዎች ላይም ጫና በማይፈጥር መልኩ እሰራለሁ ማለት ነው። እና ይሄ ይሄ በጣም ትኩረት የምሰጠው ነገር ነው። ራስንም ሳልጎዳ ስራዬንም መስራት የምችልበትን ሁኔታ አመቻቻለሁ፤ እና እሄ ምንድነው ስራም ሳልበድል መስራት ያለብኝንም ስራ ሰራለሁ፤ ራሴንም ሳልጎዳ ማለት ነው። አንዳንዴ ምንድነው አንዳንድ ሰዎች ስራ ስራ ስራ ስሉ ራሳቸውን ይጎዳሉ፤ እና ይሄ ነገር ደግሞ ትክክል ነው ብዬ አላስብም። ራሳችንም ስራ በምንሰራበት ጊዜ ራሳችንን መጎዳት የለብንም። በቂ እረፍት እያደረግን ቀን ተቀን ተግባራችን ማከናወን አለብን። የሚለውን ነገር መንሳት እፈልጋለሁ አንዳንድ ሰዎች ደግሞ ዝም ብሎ ማለፍ የሚፈልጉ አሉ ስራም ሳይሰሩ ማለት ነው። እና ግን በአጠቃላይ ወደ መደምደሚያው እስኪመጣ ድረስ መስራት ያለብን ስራ እየሰራን እረፍት ማድረግ ያለብን ሰዓት እረፍት ማድረግ ያለብን ነገር ግን እየሰራን ነው በአቅማችን በላይ የሚዳክመን ከሆነ እረፍት እናደርጋለን ህመም የሚኖርብን ከሆነ ህመማችንን የምያመን ከባድ ህመም ካለ የዚህ ጊዜ በቂ የሆነ እረፍት እናደርጋለን። እና እኔም በጣም ትኩረት የሚሰጣቸው ነገሮች ናቸው። ግን ደግሞ ስራዬንም መበደል የለብኝም በብዙ ጊዜ በስራ ሰዓት ሰራለሁ። ምናልባት ቅድም እንዳነሳሁት ከባድ ነገር ከሌለ መስራት ያለብን እና ያው መስራት እንዳለብኝ ነው የሚሰማኝ ማለት ነው እና በስራ ሰዓት እረፍት የማደርግበት ጊዜም ይኖራል፣ የማላደርግበትም ጊዜ ይኖራል እና እኛ ነገሮችን እንዳጠቃላይ ማንሳት እችላለሁ ማለት ነው እና ያው በስራ ሰዓት እረፍት የማደርግበት ሁኔታ ይኖራል። ለምሳሌ አንዳንዴ ምንድነው ስራ ቀን እንውልና ልክ ስድስት ሰዓት ስንመጣ ይደክመናል ከዛ እረፍት እናደርግና ከዛ በኋላ ደግሞ ወደ ስራችን እንሄዳለንና በስራ ሰዓትም ባይሆን እረፍት ማድረግ የግድ የምሆነበት ሁኔታ ይኖራል እና በተቻለ አቅም እረፍት እያደረኩኝ ነው የምሰራው ማለት ነው ስራዬን እና እንደአጠቃላይ ብዙ ጊዜ እረፍት እያደረግን ስራ እንሰራለን በስራ ሰዓትም እንደ አስፈላጊነቱ እረፍት አድርገን የምንሰራበት ሁኔታ ይኖራል እንደ አጠቃላይ ግን ምንድነው ማንሳት የምፈልገው ስራ ስራ ነው እረፍትም እረፍት ነው። ስራ በስራ ሰዓት መስራት ያለብን ነገር እንሰራለን፤ የሚደክምን የሚከብደንም ከሆነ ደግሞ እረፍት እናደርጋለን። ግን ስራችን በማይበድል መልኩ እረፍት ማድረግ አለብኝ የሚለው ነገር አላስብ አነሳለሁ እኔም እንደኔም ጥያቄው ወደ እኔ ቀጥታ ምመጣ ከሆነ በስራ ጊዜ እረፍት ታደርጋለህ? አዎ አደርጋለሁ፤ ግን እንደ አስፈላጊነቱ እንደ ተጨባጭ ነባራዊ ሁኔታው ማለት ነው እና ግን ሁሌ አደርጋለሁ ማለት አይደለም። በስራ ጊዜ እረፍት አደርጋለሁ ስል ሁሌ አይደለም። አንዳንድ ተግዳሮች በሚኖሩበት ጊዜ ነው የማደርገው እና አንደአጠቃላይ ይህንን ማንሳት እፈልጋለሁ እና በስራ ጊዜ እረፍት የምናደርግበት ሁኔታ ይኖራል፤ ማናደርግበትም አስቸጋሪ ሁኔታዎች ሊኖሩ ይችላሉ ማለት ነው።

እሺ ቀጣይ ርዕሴ በአንድ ጊዜ ብዙ ስራዎችን ታስተናግዳለህ የሚለው ነው? ያው እንደ ሁኔታው ነው። ምንድነው? ይሄ በጾታም ይከፋፈራል ጾታ ላይ ለምሳሌ ወንድ ሴት አለ። ወንዶች ቀጥተኞች ነን። ማለትም የሆነ ነገር በአንድ አንድ ነገር ነው ማስተካከል በአንዴ የምንችለው ማለት ነው። ሴቶች ግን አንድ ነገር ሁለት ነገር አንድ ላይ ማስተዳደር ይችላሉ ጎን ለጎን ማለት ነው። እኔ ግን እንደ ግለሰብ ከጠየከኝ ጥያቄው እንደዛ በአንድ ጊዜ ብዙ ስራዎችን ማስተናገድ አለብህ በአንድ ጊዜ አለችኝ ብዙ ስራዎችን ማስተናገድ እኔ የምችለው። በአንድ ነገር አንድ ስራ ማስተናገድ እችላለሁ። የሆነ ነገር እየሰራሁ ከሆነ ያንን ስራ እሰራለሁ ከጎን ሌላ ነገር ካለ። ትንሽ እሞክራለሁ ግን ያን ሁለቱን ነገር ፔርፌክት አድርጌ መስራት አልችልም። ወይም ደግሞ ሴቶች ግን አንድ ነገር ሁለት ነገር አንድ ላይ ማስተዳደር ይችላሉ ጎን ለጎን ማለት ነው። እኔ ግን እንደ ግለሰብ ከጠየከኝ ጥያቄው እንደዛ በአንድ ጊዜ ብዙ አይደለሁኝም ወይ ደግሞ እስኪሉ ሳይኖረኝ ቀርቶ ይሆን ወይ ደግሞ የኔቸር ጉዳይ ሆኖ አላውቅም። በጣም እዛ ላይ ብዙ ጎበዝ አይደለሁኝም ማለት እችላለሁ። እና ከዛ አንፃር ማንሳት እንችላለን። አንዳንዴ ደግሞ አንዳንድ ከእስኪልም አንፃር ሊሆን ይችላል ከችሎታ አንፃርም ብዙ ነገሮችን በአንዴ ማድረግ አልችልም የሚለውን ነገር ማንሳት እፈልጋለሁ ግን ትንሽ እሞክራለሁ ግን በብቃት ያን ነገር መስራት አልችልም። አንዳንድ ሰዎች ደግሞ ከላይ የተሰጣቸው አለ ስጦታ ሚባል ነገር አላቸው። ሚሰጥ ነገር አለ አይደል? በአንዴ ሁለት ሶስት ስራ አቀላጣው መስራት የሚችሉ ሰዎች አሉ። በአንዴ ማለት ነው። ይሄ ደግሞ የተሻለ አቅም ይጠይቃል። የሆነ ችሎታም ይጠይቃል ምናምን እና ከዛ አንፃር ለምሳሌ የሆነ ነገር ሰርቶ የሆነ ነገር በአየር ላይ ሁለቱም በአንዴ የሚሰራ ሰው ልኖር ይችላል። ግን እኔ አሁን ባለውኝ አቅም ወይ ደግሞ ባለኝ ልምድ ሊሆን ይችላል። ባለኝ የስራ አቋምም በአንዴ ሁለት ነገርን ማካሄድ አልችልም ሁለት ሶስት ነገሮችን ብዙ ስራዎችን መስተናገድ አልችልም። ምናልባት አንድ ስራ በስነ ስርዓት እሰራለሁ። ከዛ ጎኑ ላይ የሆነ ሌላ ስራ ካለ እሱንም የመስራት እንትን አለኝ እሰራለሁኝ። እሱንም ነገር ግን እንደዚህ በልዩ ሁኔታ በጣም እንትን ብዬ የምሰራው ወይ ደግሞ ይሄን እንደዚህ አደርጋለሁ ብዬ በሙሉ እርግጠኝነት ሁለት ስራ በአንዴ አሰራለሁ ብዬ ኮንፊደንስ የለኝም። እና ወይም ደግሞ በራስ መተማመኑ ይሄ ነው ብዬ ሞክሬም አላውቅም። በርግጥ መሞከርም ብቻ ሳይሆን ብዙ ስራ መስራት ሳይሆን አንድ ስራን ውጤታማ አድርጎ መስራት በሚለው አምናለሁ። አንዳንድ ሰዎች አሉ። እንትን ይላሉ ስራ እዛም እዛም እዛም ጥልቅ ጥልቅ ይላሉ። ግን አንዱንም ውጤታማ አድርጎ አይሰሩትም። ይሄ ደግሞ ልክ ነው ብዬ አላስብም። ከሆነ አንድ ስራን በጥሩ ሁኔታ መጠናቀቅ ከዛ በኋላ ወደ ቀጣይ ስራ ማለፍ። እዛ በዛ ውጤታማ የሚሆኑበትን ነገር መፈለግ የሚለውን ነገር ነው ትኩረት የምሰጠው። እንጂ በአንዴ ሁለት ሶስት ስራ መስራት ውጤታማ ያደርገኛል ብዬ አላስብም ያደርገኛል ብዬ አላስብም። እንደ ግለሰብ ማለት ነው በርግጥ ሊሆን ይችላል ብዙ ስራዎችን የሰራ ብዙ ውጤታማ ይሆናል። ግን አንድ ስራ ሰርቼ አንድ ያንን ጨርሼ ሌላ ስራ ስሰራ ያንን ሰርቼ ደግሞ ሌላ ስራ ስሰራ እንደዛ ነው እንትን የምለው የምችለው። በአንድ ሰዓት በተመሳሳይ ሰዓት ግን ብዙ ስራዎችን ማከናወን ላይ ጎበዝ አይደለሁም ብዬ ነው የማስበው። እና ደግሞ የመስራቱን እድል የለኝም ግን ተገቢ ያለው ስራዎችን በቅልጥፍና በፍጥነት መስራት እችላለሁ። መስራት ያለብኝ ከሆነ ቶሎ ብዬ በቃ ጠቅ ጠቅ አድርጌ ቶሎ ነው ያን ነገር ሰርቼ ለቀጣይ ሰው ማሳለፍ እችላለሁ። እድሉን ወይ ደግሞ ወደ ቀጣይ ስራ ማለፍ እችላለሁ የሆነ ስራ ከሰጠኝ ያን ስራ ሰርቼ ወደ ቀጣይ ስራ ማለፍ እችላለሁ። እና ከዛ አንፃር ሌሎች ስራዎችን መስራት እችላለሁ። እና ብዬ ነው የማስበው እሱንም እሰራለሁ። ግን አሁን ከጥያቄው አንፃር ግን በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ ትሰራለህ ለሚለው ጥያቄ ግን? በአጠቃላይ በአንድ ጊዜ አንድ ስራ ማስተናገድ እችላለሁ። ነገር ግን ቀለል ያለ ስራ ከሆነ ላስኬድ እችላለሁ። ግን በአንድ ጊዜ ብዙ ስራዎችን በአንድ ላይ ማስተናገድ አልችልም የሚለውን ነገር ትኩረት ሰጥቼ ነው እውነቱን ነገር ስለሆነ የምንነጋገረው። ስለዚህ አልችልም የሚለውን ነገር ማንሳት እፈልጋለሁ። እኔ አልችልም ማለት ግን ሰዎች ሁሉ አይችሉም ማለት አይደለም የሚለውንም ነገር። ትኩረት መስጠት እፈልጋለሁ። እኔም ባልችልም ሌሎች ሰዎች የሚችሉ ሰዎች ይኖራሉ። ይሄን ነገር መስራት የሚችሉ በአንድ ስራ እየሰሩ ሌሎች ተጓዳኝ ስራዎችን ደግሞ ጎን ለጎን በፍጥነት በቅልጥፍና በጥራት በብቃት። ሙሉ በሙሉ በልዩ ሁኔታ በአሪፍ ሁኔታ መስራት የሚችሉ ሰዎች አሉ። ይሄ ደግሞ የተለየ ችሎታና ብቃት የምጠይቅ ነገር ነው። እና ይሄን ይመስላል